የስልክ ባትሪ ምን ያህል ይቆያል? ነው የሚለው ጥያቄው የኔ የስልኬ ባትሪ የሚቆይልኝ ለ ቀኑን ሙሉ ሙሉ ቀን ጠዋት ሙሉ ሌሊቱን ሙሉ አድርጎ ጠዋት ሙሉ መቶ ፐርሰንት ከሆነ አልፎ አልፎ የምጠቀመው ከሆነ እንደዚህ አንዴ መጠቀም አንዴ ደግሞ እንትን ማለት ከሆነ በጣም ረጅም ሰዓት ይቆይልኛል ሙሉ ቀን እስከ አስራ ሁለት ሰዓት ሊሆን ይችላል እስከ ማታ አራት ሰዓት በቃ በቀን ለአስራ አራት ወይ ለአስራ ሊያገለግለኝ ይችላል፣ ልጠቀምበት እችላለሁ፣ ግን ደግሞ፣ ቀኑን ሙሉ ይዤው ምውል ከሆነ ጠዋት ቻርጅ ነቅዬ መቶ ፐርሰንት ሆኖ ግን ከጠዋት ጀምሬ የምጠቀመው ነገር ካለ፣ በዛ በሰአት ሙሉ ሰዓት የምጠቀምበት ከሆነ ከአምስት እስከ ስድስት ሰዓት ሊያገለግለኝ ነው የሚችለው። ከዛ በኋላ ግን ባትሪዉን ይጨርሳል ማለት ነው። እና ግን እኔ አብዛኛው ሰዓት ሙሉ ሙሉ ጊዜውን ሙሉ ጊዜ ስልክ ላይ አላጠፋምና የቀን በቀን የመጠቀም ቻንሴ ዝቅተኛ ስለሆነ አንዴ አንዴ እሱን እጠቀማለሁ ወይ ደግሞ ሌላ ስራ ሊሆን ይችላል እና እንደዚህ ሙሉ ሰአቴን ስልክ ላይ አላጠፋም። ለዛ አልፎ አልፎ ነው የምጠቀመው በቀን አንድ ጊዜ ነው ቻርጅ የማደርገው እሱንም ማታ ስተኛ አደርገዋለሁ፣ ከዛ በኋላ ጠዋት ስነሳ ሞልቶ አገኘዋለሁ ከ እንደገና እንደዛ እንደዛ ነው ከእለት ተ እለት ቻርጅ የማደርገው ማለት ነው። ከዚህም ተያይዞ ልክ እንዳልኩት ሁሌ አሁን አልፏል፣ ሁሌ ስራ አልሆነም፣ ስራ በማልሆንበት ሰዓት ደግሞ ስልኬን እንደዚ ተጠቅሜ ጠዋት ተነስቼ እንደዚሁ ስልክ ላይ እንትን ካልኩ ቁርስም እየበላሁ ከሆነ ስልኬን እያየሁ ከሆነ ወይ የምጠቀምበት ከሆነ በጣም ከተጠቀምኩበት አምስት ወይ ደግሞ ስድስት ሰዓት ይቆይልኛል። ሙሉ ከሆነ ልክ በቃ ዜሮ ብሎ የሚዘጋው በአምስት ሰዓት ውስጥ ነው። እና የ የስልኬ ባትሪ አሪፍ አሪፍ ነው ብዬ አስባለሁ፣ አምስት ሺህ አምስት ሺህ ምንድነው የሚባለው የስልኩ የባትሪ እንትን አምስት ሺህ ነው እና ይቆይልኛል በጣም ቻርጅ ቻርጅም በቀን አንድ ጊዜ ነው የማደርገው የ ሙሉ ሰአቴን ስልክ ላይ አላጠፋም ባጠፋም ከ በቃ አንዴ አያለው ግማሽ ሰዓትም የሚሆንን እጠቀማለሁ፣ ከዛ ደግሞ ሌላ ቦታ ሌላ ስራ ይኖራል ሌላ እሱን እሱን በማደርግ ሰዓት ሙሉ ሰአቴን እዛ ላይ ስለማላባክን ይቆይልኛል፣ አራት ወይ ደግሞ አምስት እስከ ስድስት ሰዓትም ሊቆይ ይችላል ግን ደግሞ በስርዓት የምጠቀመው ከሆነ ስድስት ሰዓት ላይ ጠዋት ከቻሪጅ ካነሳሁት ስድስት ሰዓት ላይ ያቆማል ማለት ነው ከዛ የዛኔ ቻርጅ አድርጌ እንደገና ደግሞ ሲሞላ እጠቀማለሁ። እሱም ስራ ከሌለኝ ነው ግን ደግሞ አብዛው ሰአቴን የማደርገው ማታ ቻርጅ አድርጌው ተኛለሁ ከዛ ደግሞ የ ጠዋት ጠዋት ይሞላልኛል ከዛ ሁሌ እለት እለት እለት እለት እለት የማደርገው ነገር ከዚህ ጋር በቃ አሁን ካልኩት ጋር የተያያዘ ነው ስራ ካለኝ እስከ ስድስት ሰዓት ጠዋት ጀመረች እስከ ስድስት እስከ ስድስት ሰዓት ያቆየኛል ማለት ነው። ከ ከዛ ባለፈ ደግሞ የ ከዛ ባለፈ የ በየሰአቱ በየሰአቱ የምነካካው የምጠቀምበት ወይ ለስራም ሊሆን ይችላል፣ በተለያዩ ነገሮች በመጠቀምበት ሰዓት አራት አምስት ስድስት ሰዓት ይቆይልኛል ምንም ሳይዘጋ ምንም ሳይሆን እና ባትሪውም ጠንካራ ነው ብዬ ነው የማስበው፣ እንደዚህ ለ ቶሎ ቶሎ አይዘጋም፣ ቶሎ ቶሎ ቻርጅ ማድረግ እንትን አይልም እና አልፌ አልፌ ነው ቻርጅ የማደርገው። ይሄ ደስ ይለኛል ቀኑን ሙሉ ውሎም ካልዘጋ ቶሎም አላደርገውም እንደዚሁ ወይ ደግሞ ቻርጅ አርገዋለሁ ብዬ በዛው እንቅልፍ ሊወስደኝ ይችላል፣ እንደገና ጠዋት ሲሞላም ወዲያው ነው ሚሞላው። ለመሙላትም ብዙም ሰዓት አይፈጅበትም፣ ከአንድ እስከ ሁለት ሰዓት ነው ፉል ለመሆን የሚ የሚወስደው ሰዓት፣ ግን ደግሞ እኔ የ ብዙ ሰዓት ብዙ ጊዜ ማታ ማታ ነው የማደርገው ግን ደግሞ አንዳንዴ የምረሳው ከሆነ ደግሞ ብዛው ይዜው ልተኛ እችላለሁ፣ በዛ ሰዓት የጧት ተነስቼ አደርገዋለሁ ከዛ በሃያ ሁለት ወይ በአንድ ሰዓት ውስጥ ሞልቶ አገኘዋለሁ ማለት ነው እና የ ስልኬ ባትሪ የሚያገለግለኝ እስከ ስድስት ሰዓት

የስልክህን ካሜራ ትጠቀማለህ ይላል ጥያቄው? አዎ የስልኬን ካሜራ ባገኘሁት አጋጣሚ ሁላ እጠቀማለሁ። ስልኬ ሁሌ ሁሌ ካሜራ ነው በጣም ጓደኞቼ ራሱ የሚገረሙት በቃ ያውቁኛል ሁሌ ስልኬን አውጥቼ ኖትም ሊሆን ይችላል ወይ ደግሞ የሆነ ነገር እየበላንም ሊሆን ይችላል ቀድሜ ካሜራ አወጥቼ ካላነሳው ምግቡን ምግቡን መመገብ አይጀምሩም ካሜራ በጣም ነው የምጠቀመው። በቀን ውስጥ በጣም በቃ ውጪ ላይ ከሆንኩኝ በተለይ ቤት ውስጥ ማልውል ከሆነ ወይ ቪዲዮ ጓደኞቼን አደርጋለሁ ወይ ደግሞ አብረን እንነሳ ብዬ ከእነሱ ጋር ስንነሳ እንውላለን። የተለያዩ ነገሮችን በማድረግ ነው የምናሳልፈው ክላስ ውስጥ ራሱ ልክ አስተማሪ ሲወጣ ካሜራ ነው ምከፍተው ወይ ቪዲዮ እሰራለሁ ወይ ፎቶ እነሳለሁ። ከዛ ባለፈ ደግሞ ከኖት እንኳን ረዘም ያለ ኖት ስጽፍ ሙሉውን ጽፌ አልገባም የተወሰነ ጽፍና በስልኬ ነው ካሜራ አድርጌ እቤት ወስጄ በዛ በዛ መንገድ የምትጠቀመው ማለት ነው። እና አብዛኞቹ ሰዎች ከካሜራ ጋር ያለኝን ግንኙነት ሁላ ያውቃሉ ማለት ነው። ዛሬ ካሜራ አታነሺም እንዴ ይሉኛል ረስተነው እንደዚህ ምግብ አዘን አንድ ካፌ ተቀምጠን ሊሆን ይችላል። ይቅርታ አንድ ካፌ አዘን ምግብ አዘን ተቀምጠን ሊሆን ይችላል። ምግብ አዘን ምግቡ መጥቶ ተሳስቶ ተሳስቶ እንኳን እኔ እንኳን ረስቼው ብበላ እነሱ ያስታውሱኛል እንዴ ዛሬ ካሜራ የለም እንዴ ነው ነገር ነው የሚሉኝ። ከዛ የዛኔ በቃ ትዝ ይለኛል ምናምን አንዳንዴ የሚደብርህ ሰዓታ አለ አ የዛኔ ካሜራ አውጥቼ እንትን ላለል እችላለሁ ወይ ከዛ የዛኔ ያስታውሱኛል እነሱ ዛሬ ካሜራ የለም እንዴ ሲሉኝ አአ ምናምን ነገር ብዬ እንደገና አስታውሰዋለሁ ከዛ ካሜራውን አውጥቼ አነሳዋለሁ ማለት ነው። ከምግብ ጀምሮ ጓደኞቼን በቃ የተለያዩ ነገሮችን በስልኬ ካሜራ ሳነሳ ነው የምውለው ውጪም ከሆንኩኝ ክላስ ውስጥም እንዳልኩት ኖቱን ፎቶ አንስቼ ብጽፈው ነው የሚቀለኝ ቀና እያልኩኝ ገና ከቦርድ ላይ ከሰሌዳው ላይ እያነሳሁኝ ከምጽፍ በስልኬ አንዴ ካሜራ አድርጌ እሱን እጽፋለሁ አብዛኛው ሰዓት ካሜራ ተጠቃሚ ነኝ። እኔም ባገኘሁት አጋጣሚ ፎቶ መነሳት እወዳለሁ። ፎቶ እነሳለሁ እንደገና ራሴን ቪዲዮ አደርጋለሁ የተለያዩ ነገሮችን በማድረግ ነው የማሳልፈው። እና ስልኬ ቪዲዮ ቪዲዮ ሊሆን ይችላል ወይ ደግሞ የፎቶ ሊሆን ይችላል የተለያዩ ነገሮችን በማድረግ የስልኬን ካሜራ በቀን ውስጥ በጣም ረጅም ጊዜ በቃ ይሄን ያህል ጊዜ ልል አልችልም በተመቸኝ ሰዓት ሁሉ የሆነ ነገር ካገኘው ከ ከጓደኞቼም ሊሆን ይችላል ወይ ደግሞ ራሴን ደስ ባለኝ ሰዓት የስልኬ ካሜራ ሁልጊዜ ክፍት ነው ሁሌም ነው ምጠቀምበት የስልኬን ካሜራ። ለተለያዩ ነገሮች እጠቀማለው እንዳልኩት ቅድም ለኖት ኖት አነሳበታለሁ ከዛ ደግሞ ምግብ ምግቦችን አዘን ከጓደኞቼ ጋር አብረን በምንመገብ ሰዓት ይሄን ይሄን ጊዜ አሳልፈናል ለማለት ከምግቡም እነሱንም አብረን እንነሳለን። እንደገና ደግሞ የክላስ ተሰብስበን በምናሳልፍበት ጊዜም ወሬም ሲጠፋ ሊሆን ይችላል ወይ ደግሞ ከጥናት በኋላም ሊሆን ይችላል ስልኬን አንስቼ ወይ ቪዲዮ ወይ ደግሞ ፎቶ። በማንሳት ነው ብዙ ጓደኞቼ የሚያውቁኝ በካሜራ ነው እነሱንም አሪፍ አድርጌ አነሳቸዋለሁ በኔ ስልክ ነው ካሜራ የሚነሱት እና ደግሞ ቪዲዮዎችንም እንቀራረጻለን እነሱም ያነሱኛል እኔም አነሳቸዋለሁ ማለት ነው። እና የብዙ ጊዜያችንን የምናሳልፈው በእኔ ስልክ ካሜራ በመጠቀም ነው። ከዛ ባለፈ ደግሞ ከእህቶቼ ወይ ደግሞ ከፋሚሊዎቼ ጋርም ሊሆን ይችላል የሆነ ቦታ እንኳን ብንሄድ የሆነ ፎቶ ተነስተን ነው የምንመጣው። አንድ ላይ ተነስተን እንመለሳለን ማለት ነው። ከሄድንበት የትም ሊሆን ይችላል ከካፌ ውጪም እኮ የሆነ ሰው ቤት ዘመድ ጠይቀን ሊሆን ይችላል የተለያዩ ነገሮች አድርገን በምንመለስበት ሰዓት ፎቶ አንስቻቸው ወይ ደግሞ እኔም አብሬ ተነስቼ ነው ልመለስ የምችለው። አብረን ሁሌ ከእኔ በእኔ ወጥቶ ነው መሰል ወንድሜም ስልኬን አስቀመጥኩት ማለት አንስቶ ካሜራ ነው የሚከፍተው እና የእሱን የተለያዩ ፎቶዎችን አገኛለሁ ከ ልክ ቻርጅ አርጌ በምመለስበት ሰዓት እሱ አንስቶ ቪዲዮ ሲነሳ ወይ ደግሞ ፎቶ ሲነሳ ነው የሚውለው። በዛ ምክንያት በጣም በቃ የሱ ፎቶዎች ብዙ አሉ ከኔ ስልክ ላይ ማለት ነው። እና ያንን በካሜራ የኔ ስልክ ሁሌ ነው ሁሌ ክፍት ነው የኔ ስልክ

መተግበሪያዎችን ታወርዳለህ? አዎ ከፕላይ ስቶር ላይ የተለያዩ መተግበሪያዎችን አወርዳለሁ ለምሳሌ የፎቶ የፎቶ ኤዲት ማድረጊያ በጣም በብዛት አለኝ። የሱ መተግበሪያ ነው ያለኝ የፎቶ ፎቶ መነሳት እወዳለሁ በዛ ምክንያት ካሜራ ማንሻ ሊሆን ይችላል ወይ ደግሞ ኤዲት ማድረጊያ ሊሆን ይችላል፣ በካሜራ እነሳና ፎቶ ኤዲት የማደርገውን እነሱን መተግበሪያዎች በማውረድ ነው እና ብዙ ጊዜ የተለያዩ መተግበሪያዎችን አወርዳለሁ። ከ ጌም ጀምሮ ጌም ላይ ብዙም አይደለሁም ግን ደግሞ እንደዚሁ ታናናሽ ወንድሞች ስላሉኝ እነሱን ለማጫወት ወይ ደግሞ እኔም አንዳንዴ፣ ሲደብርኝ ሊሆን ይችላል ዋይፋይ በሚቋረጥበት ሰዓት፣ የተለያዩ ነገሮች በሚሆን ሰዓት ያንን አውርጄ እጠቀማለሁ ጌሞች ጌሞችን የተለያዩ ጌሞችን በማውራድ፣ በእነሱ እንትን ዘና እላለሁ ማለት ነው። ከዛ ባለፈ ግን የፎቶ ነው፣ ብዙ ፎቶ መነሳት እወዳለሁ በየሄድኩበት ካሜራ እንትን ማለት እወዳለሁ ለዛ የተነሳሁትን ካሜራ ደግሞ የተለያዩ ፎቶ ማቀናበሪያዎችን በማውረድ ነው እንትን ማስተካከላቸው የተነሳሁት የተነሳሁትን ፎቶዎች ማለት ነው። ከዛ ባለፈ ደግሞ ቪዲዮ ኤዲት ማድረጊያም እሱንም በጣም ብዙ የተለያዩ የቪዲዮ ማስተካከያ አፕሊኬሽኖች አሉኝ ብዙ ቪዲዮ እነሳለሁ በየሄድኩበት ቪዲዮ እቀርጻለሁ ከዛም በኋላ ደግሞ እነሱን ቪዲዮዎች አስተካክላለሁ ማለት ነው። እና ብዙ አሉኝ የቪዲዮም የፎቶም እንደገና ደግሞ የጌሞች የተለያዩ ጌሞች አሉኝ ከ እንደዚህ ስራ በምሰራበት ሰዓት በተናናሾቼ ሲያስቸግሩኝ እነሱን የማታልልበት የጌም አፕሊኬሽን አለኝ እሱን አውርጄ እነሱን በዛ እንዲታለሉ አደርጋለሁ ማለት ነው። ከዚህ በተያያዘ ደግሞ የፎቶ የፎቶ አፕሊኬሽኖች አሉኝ ካሜራ ማንሻ ሊሆን ይችላል ወይ ደግሞ ፎቶ ኤዲት የማደርግበት ወይ የፎቶ ማስተካከያ የተለያዩ ፊልታሮች ያሏቸው እነሱን በማውረድ ፎቶዬን አስተካክዬ ከ እንትን እንትን እላለሁ ፖስት ለማድረግ ሊሆን ይችላል፣ ወይ ደግሞ ድራፍት ውስጥ ለማስቀመጥ ሊሆን ይችላል ለተለያዩ ነገሮች ብቻ በሄድኩበት ሁሉ ፎቶ መነሳት ስለምወድ የተለያዩ የፎቶ ኢዲት ማረጊያ አፕሊኬሽኖች አሉኝ ከዛ ባለፈ ደግሞ የቪዲዮዎች ቪዲዮዎችም እንደዚህ ጋር ርጬ በእንትን በምልበት ሰዓት የተለያዩ ፊልተሮችም በጣም የሚያሳምሩ የተለያዩ ነገሮች ያሉባቸውን ቪዲዮዎች በየቪዲዮ ቪዲዮ ኤዲት ማድረጊያ በማውረድ እነሱንም እንትን እላለሁ፣ እነሱንም እጠቀማለሁ ከዛ ባለፈ ደግሞ የ የተለያዩ ቻት ማድረጊያዎች የቻት የቻት የቻት አፕሊኬሽኖችን አወርዳለሁ ቻት መደራረጊያው ሚሴንጀር ሊሆን ይችላል፣ ወይ ኢንስታግራም፣ ቴሌግራም፣ ቴክቶክ የተለያዩ የመተግበሪያዎችን አሉኝ በእነሱም በጣም እጠቀማለሁ። በተለይ ቴሌግራም በጣም በረጅም አመት በፊት ነው መጠቀም የጀመርኩት ፌስቡክ ሊሆን ይችላል ብዙ መተግበሪያዎችን አወርዳለሁ ከፎቶ ከ ከፎቶ መተግበሪያው ከቪዲዮ ኤዲት ማረጊያው ከተለያዩ ከጌሞቹ ባለፈ ደግሞ ቻት ማድረጊያ የተለያዩ ፌስቡክ ኢሞ ሊሆን ይችላል የቴሌግራም የቲክቶክ የተለያዩ መተግበሪያዎች አሉኝ። ከዛ ባለፈ ደግሞ የ የ የ ምንድነበረ ስሙ ጠፋብኝ ብቻ የተለያዩ የትራንስሌት ማረጊያ ሊሆን ይችላል የተለያዩ ቋንቋዎችን የምቀይርበት አፕሊኬሽን አለ እሱ እና ደግሞ ዲሽክነሪዎች በጣም ብዙ ዲሽክነሪዎች አሉኝ። አማርያን ወደ አማርያን ወደ እንግሊዘኛ የሚቀይር እንግሊዘኛን ወደ አማርኛ፣ እንደገና ደግሞ የእንግሊዘኛውን ወደ እንግሊዘኛ፣ ከኦክስፎርድ ጀምሮ የተለያዩ የመጽሐፍ መጽሐፍ ፒዲኤፍም አለኝ የመጽሐፎች የተለያዩ መተግበሪያዎችን አወርዳለሁ የሚያስፈልገኝን ሁሉ ከፕላይ ስቶር ላይ ዳውንሎድ በማድረግ የተለያዩ ነገሮችን እጠቀማለሁ። ከዚህ ባለፈ ደግሞ የ የቻት እንዳልኩት ከኢንስታግራም ከቴሌግራም ቲክቶክ ቪዲዮዎችን አያለሁ የተለያዩ ነገሮችን በማድረግ ነው ጊዜዬን የማሳልፈው እና ብዙ መተግበሪያዎችን አውርጃለሁ ከፕላይ ስቶር ማለት ነው።

የቀረ ምግብ ትበላለህ የቀረ ምግብ ማለት የተረፈ ምግብ ማለት ነው አይደል? አይ አልበላም ሲጀመር በጣም ነው የሚያስጠላኝ። ራሴ እንኳን አስቀርቼው ሊሆን ይችላል። አሁን ምሳ ሰዓት ላይ በብዛት አድርገው ያ ሊቀርብኝ ይችላል ግማሹም ይሁን ወይ በዛ ያለ ነገር ሊቀርብኝ ይችላል። ያ በሚተርፍ ሰዓት በጭራሽ አልነካውም ምክንያቱም አልወድም። ቀዝቅዞም ቀዝቅዞም አገኘዋለሁ ወይ ደግሞ የኔም አይመስለኝም በቃ ራሴም እኮ ከድኜ አስቀምጬው ሊሆን ይችላል። ግን ደግሞ ያንን መጠቀም በጣም ነው የሚያስጠላኝ። እኔ እንጃ እኔ ብዙ ጊዜ አልወድም የቀረ ምግብ ተመግቤ አላውቅም። ሰውም እንደዚህ አሁን ከ አሁን በልቶ የኔ ነው እንደዚህ እንደዚህ ምናምን ይሄንን ብይው እኔ ነኝ ያስቀረሁት ይሄንን ሲለኝ አልወድም። ከሰውም የቀረ ሊሆን ይችላል ራሴ እንኳን አስቀርቼው ያንን ነገር ተመልሶ መመገብ አልወድም። እኔ ከልምድ ከልምድ የመጣም ይመስለኛል። በፊት ላይ እንደዚህም አሁን አንድ ላይ ተሰብስበን ነው የምንበላው ምናምን ቤት ውስጥ ያንን ሁሉም ሰው ጠርጎ ነው የሚበላው። እንደዚህ ብዙም የቀረ ምግብ እኛ ቤት እንትን ብሎ አያውቅም። ግን ደግሞ እኔ ብቻዬን ስበላ ብዙ ሰዓት ተሰብስበን ከቤተሰቦቻችን ጋር አንድ ላይ ነው የምንበላው እና ያ በዛ ሰዓት እኔ ለብቻዬ ወይ የሆነ ክላስ ሄጄ ሊሆን ይችላል። ወይ ደግሞ የሆነ ቦታ ላይ ሄጄ እነሱ በልተው ጠብቀውኝ ሊሆን ይችላል እና ብቻዬን የመብላት እንትንም የለኝም ልምድም የለኝም። በዛ ሰዓት ራሴ እንደዚህ አቅርቤ አዎ ዛሬ በጣም ርቦኛል ብዙ ነው የምበላው ብዬ ብዙ ላቀርብ እችላለሁ። ብዙ ነገሮችን ደርድሬ ምናምን ላቀርብ እችላለሁ ግን ደግሞ ልምድ የለኝም ብቻዬን የመብላት ልምድ ስለሌለኝ በጣም ብዙ አስቀራለሁ። ያንን ምግብ በቃ በኋላ እበላዋለሁ ብዬ ብዙ ጊዜ አድርጌ አውቃለሁ። በቃ በኋላ እበላለሁ ብዬ ከድኜ አስቀምጠው እና ይሄ ነገር ይሄን ነገር ማን ነው ያስቀመጠው ይሄ ምግብ የማን ነው? ያስቀረ ሰው ይብላ ሲባል አይ የኔ አይደለም ብዬ ዋሽቼ ሁላ አላውቅም ምክንያቱም አልወድም። ስለማልወድ ነው። የቀረ ምግብ ብዙ ሰዓት አሁን አሁን ከድኜው ራሱ አሁን እርቦኝ እኮ መብላት ሊያምረኝ ይችላል። ግን ደግሞ የምግብ ፍላጎቴን ሁሉ ይዘጋዋል እንደዚህ እንትን ብሎ ሳየው። ተዘግቶ ተከድኖም ወይ ደግሞ በስርዓት ተቀምጦም ሊሆን ይችላል። ግን ደግሞ የኔም አይመስለኝም ራሴም ያስቀረሁትን ምግብ ተመልሼ በልቼ አላውቅም። ምክንያቴ ግን ምን እንደሆነ አላውቅም እስከዛሬ ድረስ ከልምድም አኳያ ይመስለኛል። የቀረ ምግብ በልቼ አላውቅም። ሰው ራሱ እንደዚህ ወይኔ እኔ እኮ ልጠግብ ነው አንዳንዶች እንደውም ውይ እኔ እኮ እኔ እኮ ልጠግብ ነው እንኪ እዚህ ላይ ጨምረሽ ብይ በጭራሽ ነው የማልወደው። በቃ ለምክንያቴን ግን እኔ ለምን እንደሆነ እስካሁን ድረስ አላውቀውም። ምክንያት የምር እና እንኪ ይሄንን እዚህ አድርገሽ ብዪ ሲሉኝ በቃ የምግብ ፍላጎቴ ይጠፋል። ከሰውም የቀረ አልወድም ራሴም ያስቀረውትን ምግብ ትንሽ ቆይቼም አንድ ሰዓት ሁለት ሰዓት ሶስት ሰዓት አራት ሰዓትም ቆይቼ ሊሆን ይችላል። ያንን ምግብ የምበላው እና በዛ ሰዓት አልወድም። ራሴ ያስቀረውትን ምግብ ለሌላ ሰው እንኩ ብሉልኝ ብዬ ልሰጥ እችላለሁ አንዳንዶቹ ብዙም ችግር የለባቸውም። ሰውም ያስቀረውን ሊሆን ይችላል ወይ ራሳቸው ያስቀሩትን አንስተው ይበላሉ። እኔ ግን ልምዱም የለኝም። የምበላውም ትንሽ ትንሽ ነው። በየሰአቱ ነው የምበላው ግን ደግሞ እኔ ያስቀረውትን ራሱ ራሴ ያስቀረውትን መመገብ አልወድም። ሰውም አስቀምጦ እንኪ ብዪልኝ ቢለኝ ያንን ተቀብዬ አልበላም ምክንያቱም አልወድም። ከ ከልምድ አኳያ ይመስለኛል። ከድሮ ጀምሮ እንደዚሁ አንድ ላይ ተሰብስበን በትልቅ ሳህን አቅርበን አንድ ላይ ነው ከበን የምንበላው። ያ ደግሞ ተርፎም አያውቅም ሁልጊዜ ጠርገን ነው የምንበላው ሁሉንም ጨርሰን ስለምንነሳ። ተርፎም አያውቅም። እና እኔ በዛም ለምጄ ብቻዬን ስበላ በጣም የምግብ ፍላጎት ያን ያህል አይኖረኝም። እና ደግሞ የቀረ ምግብም ሲሰጠኝም ሆነ ራሴ ያስቀረውትን አንስቼ ለመብላት የምግብ ፍላጎቴ በቃ ዜሮ ነው የሚሆነው ይጠፋል። ተመግቤም አላውቅም። ልመገብ ራሱ ብቀርብ ያን ያህል አልመገበውም። የምግብ ፍላጎት ጭራሽ ነው የማይኖረኝ። እንደዚህ ከሰው ጋር ነው አብዛኛው ሰዓትን የምበላው ከሰው ጋር ነው። ከሰው ጋር ደግሞ ስንበላ ያው እየተቅናናንም ሊሆን ይችላል ጠግበን ራሱ ያንን ሁሉንም ጠራርገን ነው በልተን የምናውቀው። እና የቀረ ምግብ እኔ ብዙ ብዙ ጊዜ ትዝ አይለኝም የበላሁበት ሰዓት ትዝ አይለኝም እና አልወድም። የሆነ ሰውነቴ የሚረብሸኝ ነገር አለ ውስጤ ይቃጠላል ጨጓራዬን

በአንድ ጊዜ ብዙ ስራዎችን ታስተናግዳለህ? አይ ይሄ እንኳን ልምዱ የለኝም እንዲያዉም በተቃራኒው። አንድ አንድ ስራ ላይ ረጅም ሰዓት የመቆየት እንትን አለኝ ልምድ ነው ያለኝ። እና በዛ ሰዎች ቀርፋፋ ነሽ ምናምን ይሉኛል እኔም አምኜ ተቀብየዋለሁ መሰለኝ። በቃ አሁን ይሄው ልክ ልክ አሁን እንዳወራሁት ማለት ነው አምኜ እንደተቀበልኩት አይነት ስሜት ነው እየተሰማኝ ያለው። ምክንያቱም የሆነ አንድ ስራን እንትን ጊዜ ጊዜ ወስጄ ለረጅም ሰዓት መስራት እፈልጋለሁ። ምክንያቱም በቃ ጽዳት የሚባል ነገር እወዳለሁ። አንድ ነገር በጥራትና በጽዳት ማድረግ ስለምፈልግ ነው ይሄንን የማደርገው። እና አንድ በአንድ ጊዜ ብዙ ስራዎችን ሰርቼ አላውቅም። ልብስ የማጥብ ከሆነ አንደኛየን ልብስ ሳጥብ እውላለሁ ወይ ደግሞ የ ከኮምፒውተር ጋር የተያያዘ ስራ እየሰራሁ ከሆነ ያኛውን ሳልጨርስ ሌላ ስራ ማስተናገድ አልችልም። እና በአንድ ነገር ውስን ነኝ። ቶሎ እንደዚህ ቀልጠፍ ቀልጠፍ ብዬ በጣም በተቀላጠፈው ሁኔታ የ ከአንዱ ወደ አንዱ ሌላ ያ ሌላ ስራ አልሰራም። በአንዱን ከጨረስኩኝ በኋላ ነው ቀስ ብዬ ደግሞ ወደ አንዱ የ ወደ የማ የማዘግመው ጊዜ አላስተናግድም። አንድ ስራ ከሰ አንድ ስራ ከጀመርኩኝ ቀጣይ ደግሞ አንድ ስራ ሌላ ስራ ነው የምሰራው። እንጂ በአንድ ሰዓት ውስጥ ብዙ በብዙ ነገሮች ማድረግ አልችልም። ይሄ ደግሞ ከልምድም አኳያ ይሁን ከልጅነቴ ጀምሮ አይ ቀርፋፋ ነገር ነሽ ነውሚሉ።

የቤት እንስሳ አለህ? አዎ የቤት እንስሳ አለኝ። እና በጣም የምወደው እንስሳ ደግሞ ውሻ ነው። እኛ ቤት ውሻም ድመትም አለ። ግን እኔ ደግሞ ሞር የማደላው ወደ ውሻው ነው። ውሻ በጣም ነው ምወደው። ውሾች በጣም የሰው ፍቅር ያውቃሉ የሰው ሰው ሲንከባከባቸው ያውቃሉ የትኛው ሰው የትኛው ሰው በተለየ መንገድ እንደሚከባከበው ያውቃል እና የቤት ሰው በጣም ለይቶ ያውቃል። በጠረን ሊሆን ይችላል በጠረን ይመስለኛል በጣም ለይቶ ያውቃል። ድመቶች ግን በጣም ኮስታሮች ይመስሉኛል ለዛም ይመስለኛል እኔ ማልወደው ድመት እኔ አልወድም። ከእንስሳ የምወደው ውሻ ነው የኛ ውሻ ስሙ ክላሽ ይባላል እና ረጅም ጊዜ ነው አብሮ መኖር ከጀመረ እና እንደውም አሁን በጣም ትልቅ እየሆነ እያረጀ የመጣ ይመስለኛል በጣም ከድሮ ጀምሮ ከልጅም እያለው አለ እሱ የኛ ቤስት ውሻ ማለት ነው እቤት ገብቶም ይቀመጣል እንደገና ደግሞ በቃ አይለየንም የኛ ልጆቹ የኛ ቤት ልጆችን አይለየንም ማለት ይቻላል እኔና እህቴ አሁን አብረን ነው ትምህርት ቤት ምንሄደው እና ተከትሎን እስከ ትምህርት ቤት ድረስ ይሄዳለል ትምህርት ቤቱ ያን ያህል ርቀት ስለሌለው በትራንስፖርት ሳይሆን በእግራችን ነው የምንሄደው እና እስከ ትምህርት ቤት ድረስ ይሸኘናል ከውሾች ከውጪ ላይ ከሚያገኟቸው ውሾች ጋር እየተጣላ ምናምን ቢሆንም በቃ እኛን የመለየት እንትን የለውም እዛ ትምህርት ቤት እዛ ትምህርት ቤት ውስጥ አድርሶን ልክ እኛ ትምህርት ቤት ስንገባ እሱ ተመልሶ ወደ ቤቱ ይሄዳል እና በጣም ጨዋ ውሻ ነው እኔ በጣም ነው ምወደው እንደውም ከበሱ የተነሳ ለምጄ ሌሎች ውሾች አሁን ሀይለኛ ሊሆን ይችላል መንገድ ላይ የሚናከሱ ውሾች ሊሆን ይችላል ምናምን እና በቃ ልክ እንደሱ ነው ሚመስሉኝ እና በቃ አልፈራም ውሻው እንደዚህ እየጮኸ ምናምን ሰው ሊፈራ ይችላል ሊሮጥ ይችላል ምናምን ግን እኔ እንደሱ እንደሱ አድርጌ ነው ማስባቸው። ላይነክሱኝ ይችላሉ ብዬ አስባለሁ ይሄ ውሻ ተናካሽ ነው ሲባል ያስፈራል አይደል ምን አለ እንደሱ ቢሆን ምናምን ብዬ በጣም ብዙ ጊዜ እመኛለሁ እና የኛ ውሻ በጣም ለየት ያለ ነው ሚመስለኝ። ከአጠገባችን መጥቶ ይቀመጣል ያሸተናል እግራችንን ምናምን ይነካካናል እና እኛም ስንዳስሰው ምናምን በቃ ከልጅነታችን ጀምሮ አብሮን በቃ አብሮን የኖረ አብሮን ህፃን ሆኖ ነው የመጣው እና አሁን በጣም ትልቅ ሆኗል በጣም አረጀብን ምናምን እና በጣም ነው በቃ አሁን እሱ ቢለየን ብለን ራሱ እናስባለን ከእህቴ ጋር እና በጣም ነው ሚያሳዝነኝ ደስ ይለኛል አሁን ክላስ ጨርሼ ራሱ ቁጭ ብዬ አለ እሱ ሸኝቶን ምናምን ሲመለስ ውሻ አሁን መንገድ ላይ ውሾች የመንገድ እንደዚህ ዝም ብሎ መንገድ ዳር አሉ አይደል ዝም ብሎ የሚጮሁ ምናምን እነሱን ሲያገኛቸው ከእነሱ ጋር በቃ ይጣላል ተጣልቶ ምናምን ሂድ በቃ ብለን ስናባረው ራሱ እሺ አይልም ሂድ ሂድ ብለን አባረነው ይሄዳል አይደል ከዛ ልክ እኛ ዞር ብለን ስንሄድ ከኋላችን ነው በቃ የተከተ የውሻ ፍቅር እኔ እንዴት እንደሆነ በቃ ልነግራችሁ አልችልም በጣም ነው ደስ ሚለኝ ለሰው ልጅ የተለየ ቦታ አለው ትልቅ ትልቅ ቦታ ያለው የኛ ቤት ውሻ በተለይ በቃ ይለያል ብዬ ነው ማስበው ትምህርት ቤት አድርሶን እንደገና ደግሞ ወደ ቤቱ ራሱ አውቆት ወደ ቤቱ ሄዶ እናገኘዋለን ቤት ስንመለስ በቃ ሮጦ ምናምን ይቀበለናል በጣም ትልቅ ፍቅር ያለው ከልጅነቱ ጀምሮም ከእኛ ጋርም ነው ያደገው ከእኛ ጋር ወተት ጠጥቶ የ ምግብም በስርዓት ተሰጥቶት የተለያዩ ነገሮችን በማድረግ ነው ያደገው ወተት ጠጥቶ ነው ያደገው ውሻችን እና ትምህርት ቤት አድርሶን ራሱ በስርዓት ሳይጠፋበት ቤቱ ከውሻም ጋር እኮ መንገድ ላይ ተገናኝቶ ተጣልቶ ምናምን ተነክሶም ልናገኘው እንችላለን ሰውነቱ ተ ደምቶም ግን እንደዛም ሆኖ እኛም መሸኘት አያቆምም ሁል ጊዜ ሸኝቶን ነው ወደ ቤቱ ሚመለሰው እና በቃ ስናገኘው ደግሞ በጣም ደስ ይለናል ተቦጫጭቆ ምናምን ቢሆን የዛኔ ደግሞ በጣም ነው የሚከፋን ተነክቶ ስናገኘው ቆስሎ ምናምን በቃ እኛን ለመሸኘት ብሎ ነው ይሄንን የሚያደርገው እና የዛኔ በጣም ልባችን ይሰበራል እኔና እህቴ እሱ በቃ የነሱ ውሻ መጣ ይባላል ሁሉ በቃ ሰው አይናካም ዘልዬ ልናከስ አይልም ምናምን ግቢ በስርዓት ይጠብቃል ግን እኛን ሲሸኝም በስርዓት ሸኝቶን ውሻም ጋር እንደዚህ ውሻ መንገድ ላይ ሲያገኝ ሲጣላ ከልክለን ምናምን እናሳልፈዋለን በዛ ሰዓት ሲነከስ በጣም ነው እንትን ሚለኝ ሚያሳዝነኝ ቆስሎ ምናምን ስናገኘው በቃ እኔና እህቴ ትንሽ እህት አለችኝ እና በጣም በቃ ልባችን ይሰበራል። ወይኔ ምናምን ለእኛ ብሎ እኮ ነው በቃ ሲመለስ አሁን ብቻውን እኛ